ስራ የሰራው በስራ ጊዜ እረፍት አላደርግም። ለስራ ጊዜ የተሰጠኝን የስራ ጊዜ በስራ ነው የማሳልፈው በስራ ጊዜ እረፍት አላደርግም። እረፍት የማደርገው የሻይ ጊዜ አለ በዛ እረፍት አደርጋለሁ የምሳ ሰዓት አለ በዛን ጊዜ እረፍት አደርጋለሁ። ከዛ ውጪ ግን በስራ ጊዜ እረፍት አላደርግም።